በቤትወ ምን አይነት የቤት እቃዎች አሉ ያው ብዙ እቃዎች አሉ ከነዛው ውስጥ። ብረት ድስ የብረት ድስ አይነቶች ትንሽ ትልቅ ማንከሽከሻ። እንደዚሁም ደግሞ ማንኪያዎች ከማንኪያዎች የእንጨት ማንኪያ አለን የብረት ማንኪያ አለን። እነዛ ትንሿ አለ የሻይም ይሁን ትንሽ ማቁለያም ይሁን የሹርባ ማንኪያም ይሁን አለ። ለዚህም የውጥ ማንኪያ አለን ትልቁ ደግሞ ይሄ መጭለፊያ የሚባለው ለትልቁ ወጦች ትላልቅ ወጦች ስንሰራ በዛ መልኩ አለ ማለት ሶስት አራት ብረት ድስቶች አሉን። ስቶቭ አለ። ያው ስቶቭ በኤሌክትሪክ የሚሰራ ቀጠን ያለው ትንሹ ስታር የሚለው። እንደዚሁም ደግሞ የቤታችን ውስጥ ሻይ ብርጭቆ አለ። የሻ ሻይ ብርጭቆ እንደዚሁም ደግሞ ዘይቶች ዘይት አንድ ሊተር አንድ ሊተር ነው የምንገዛው። እንደዚሁም ደግሞ ሻይ ቅጠል ስኳራ እንዳድዜ ይኖራል። ነጭ ሽንኩርት ሽንኩርት ቲማቲም እንደዚ እንደዚ አይነቶች ያስፈልጉናል እና አብዛኛውን ጊዜ የቤት እቃወች ናቸው እና ይቀመጣሉ። ከዛ ውጭ ደግሞ ቤታችን ላይ ምንጣፍ አለ። ፍራናሽ አለ ጋቢ አለ ያው እንደማህበረሰቡ ሁነን ነው የምንኖረው የቤት እቃችን ላይ ብዙ ፍርናሾች አሉ። ጋቢወች አሉን እንደዚሁም ደግሞ መስታየት ቤታችን ላይ አለ የልብስ ማንጠልጠያወች አሉን። በጣም በርካታ የሆኑ እቃዎች አሉን ቤታችን ውስጥ እንግዲህ ሻንጣ የልብሳችን ማስቀመጫ ሻንጣ እንደዚህ ቁም ሳጥን ምናምን ለጊዜው እንግዲህ የለንም። ከዛ ደግሞ ባለው እንግዲህ በጣም ብዙ እቃዎች ምንጣፎች በጣም የፕላስቲክ ምንጣፎች ናቸው ሰፋፊዎች። ሁለት በሶስት የሆኑ ፍርናሾቻችን ደግሞ ሁለት አንድ አንድ በዘጠና በሁለት ሜትር የሆኑ ሁለት በ አንድ ነጥብ አምስት በ ሁለት የሆኑ ሜትሮች ፍርናሾች አሉን። ከዛ ውጪ አንዳንድ ጊዜ ቤት እቃ በብዛት እነዚህን ነው የምንጠቀመው እኛ ባለን ሁኔታ።

አቧራ ችግር ይፈጥርብሀል አወ ችግር ይፈጥርብኛል። ለምሳሌ መልኬና አቧራው አንድ ነው። ያለንበት ሁኔታ እኛ ሀገር ላይ አቧራና የሰው ልጅ መልክ። ሲደመር ፀሀዩ። ችግር ይፈጥራል ያ ችግር ምንድነው? የአቧራና የሰው መልኩ መመሳሰል። ከዛ አንፃር ነው እንግዲህ ችግሮችን በምን መልኩ መቅረፍ አለብን ብለን ስናስብ። አቧራን ለማጥፋት ከተጓዝን በአንጻሩ በአንጻሩ ቤታችን። ከቤታችሁ ውጭ በሴራሚክ በሲሚንቶ በጥሩ ሁኔታ ማሳመር። ከዛም አልፎ ውጫችንን ዋናው መንገዳችንን የውስጥ ውስጥ መንገዳችንን በኮብል መዝጋት። ከዛም አልፎ ወንዞቻችንን ባህሮቻችንን ምርጥ የሆነ በስሚንቶ በድንጋዮች አድርገን መስራት። ከዛ በኋላ ውሃው በቦታው ይሄዳል። መንገዶች አሉ። አቧራዎች በምን መልኩ ሊፈጠሩ አይችሉም ምናልባት የድንጋዮች መቡለል የድንጋዮች መፈጨስ። ወደ መውለል ይሄዳል ያ መቡለል ደግሞ ወደ አቧራነት። እምናስሄደውም በአንጻሩ በአንጻሩ ጉዳት አለው። የድንጋዩ የአቧራ ግን በአንጻሩ ከጉዳቱ ከድንጋይ አቧራነት የአፈር አቧራነት። በአንጻሩ ይሻላል ብለን እናስባለን። ከዛውጭ ባለ የአቧራ ችግር ብለን እምናስባቸው ሀለተኛ ሜዳወች ነው ኮስ ሜዳወች አሉ። እ እንደዚሁም ደግሞ ህፃናቶች ይጫወታሉ ከዚህ አንፃር ስንመለከተው አቧራ በአፍንጫ ሲገባ ለአስም ለተለያዩ ባክቴሪያዎች መጋለጥ የሰደናል በከይኖቻችን ይገባል በአፎቻችን ይገባሉ። በእጃችን እንደዚሁም ደግሞ በተለያዩ ያለንበት ሁኔታ ላይ በጣም ሲደጋገም አቧራ ችግርን ሲፈጥር በባክቴሪያ መጠቃት። ንጽህና ከሌለን በዚህ መልኩ እንቸገራለን ማለት ነው። እና ከዛ አንፃር ስንመለከት አቧራ በጣም አስቸጋሪ ከባክቴሪያ አንፃር ከተለያዩ ነገሮች መነሻ ነው ተብሎ ይታሰባል። እና ባለንበት የዱር ስራ እርሻ ላይ በጣም አቧራዎች እንደዚህ አፈራማ ቦታዎች ይበዛሉ። እና እነዛ የደረቁ ሲሄድ ወደ አቧራ አቧራነት ስለሚሄድ ችግሮችን በዚህ መልኩ እንገልጻቸዋለን። ከዚህ ውጪ ባለው ሁኔታ ስንመለከት አቧራ ምን ያክል ምን ምን ችግሮችን ያስከትላል እሚለውን ነገር። መቅረፍ ያለብን ያው አካባቢዎቻችን ማልማት። አካባቢዎች በደን መሸፈን አካባቢዎቻችን በሳር ማልማት በዚህ ሲሆን አቧራዎቻችንን መቀነስ እንደዚሁም ደግሞ ውሃ። በውሃ ማርከፍከፍ ያ እንደዚህ ስናደርግ ነገራቶችን እያቀለልናቸው። እንደዚሁም አካባቢን ከሚጎዱ ነገራቶችም እየቀነስነው እንሄዳለን። እና ልጆቻችንን ጤናማነት የእኛ ጤናማነት የአካባቢዎቻችን ንጽህና ሲጠበቅ የሰዎች ከችግር ይወጣሉ አለበለዛ ችግር ይፈጠራል። ችግሮች በብዙ ሁኔታዎች የበሽታዎች ምንጭ ናቸው። ያቧራነት እና ከዛ አንፃር ስንመለከተው መኪናዎቻችን ላይ ያሉ የሚሄዱ ሁኔታዎችን የተለያዩ የልብሶቻችን ላይ ያለውን ችግር ስንመለከት አቧራ በጣም ለልብስም ቢሆን ለአካባቢ ለመኪና ለሰው ልጅ ተፈጥሮ ጤና በጣም አስቸጋሪ ነገር ነውና። በጣም መጠንቀቅ አለብን ብለን ብዬ አስባለሁ አመሰግናለሁ